ዶሮ አለው ወይ? አሁን ዶሮ የለኝም። ግን ቀደም ላይ ተሽክላስ የተማርን ከአንድ እስከ አስራ ሁለት የተማርን እያለ ነበሩን። በጣም ጠቃሚ ናቸው በነገራችን ላይ። የለተቀን ወጪን በቃ የሆነ መሰረታዊ ነገረን። በጣም ነው የሚያሟሉ እንደውም በአሁኑ ጊዜ ደሮ የሚያራቡዎች በጣም በሃይለኛ እንደ ካምባኒ። ተደራጅተው እያራቡን ያለ ምክንያቱም እንቁላሉም ውድ ነው። ደሮም ማራባት በአሁኑ ጊዜ ቀላል ነው። ደሮ አስታቅፎ ምናምን አይደለም በማሽን አንድ ጊዜ አምስት መቶ የሚሆን አንድ ሺህ ደሮ አንድ ጊዜ መፈልፈል ስለሚቻል። ዶሮ ማራባት እንደ አጠቃላይ አሁን ቀላል ሆኗል። በጣም የሚያወጣ ስራ ነው። ይኸው አሁን ገጻር ላይ በሽታው ምናምን የሚገላቸው የአጠቃቀም ችግር ነው። በሰአቱ መድሃኒት መስጠት አለባቸው የሚመገቡት ምግብም በቃ የሆነ የተለየ መሆን አለበት። አብዛኛው አሁን በተደራጅተው የሚሰሩ አምስት መቶም አንድ ሺህም ሁለት ሺህም ዶሮ እያራቡ የሚኖሩ ተቋም አሉ። እና በሰአቱም የሚወስዱት መድሃኒት አለ። የሚመገቡት ምግብ የተለየ ነው በቃ የራሱን የተዘጋጀ ለደሮዎች ይመጥናል ተብሎ የተዘጋጀ ምግብ አለ። ምክንያቱም በቃ ዝም ብሎ የተገኘውን የሚበሉ ከሆነ ለበሽታ የመጋለጥ እንትን ስላለው። እንደዛ እያደረጉ እያራቡ በቃ በቀን አምስት መቶም ስድስት መቶም እንቁላል እያመጡ ይሸጣሉ። እንዳጠቃላይ ዶሮ አዋጭ ነው። ያው ለጊዜው እኔ አሁን የለኝም።

ፎቶዎችን የት ታስቀምጣለህ? ያው ፎቶ መነሳት እወዳለሁ። እየተማርን እያለ በቃ አሁን ስምንትም ሊሆን ይችላል አስረኛ ክፍል አስራ ሁለተኛ ክፍት በጣም ሀይለኛ ፎቶ ይነሳል የዛን ጊዜ የተነሳናቸው ፎቶ አሉ። በጣም ጥሩ ጥሩ የሆነ ትውስታን ወደኋላ ምን እንደሚመስል በቃ የሚያስታውሱ ፎቶ አሉ። እና እነሱ ላይ ያው ይሄን ያህል በመስታወት አድርጎ የማንጠልጠል ልምድ የለም የሆነ አለ አይደል ገጠር ላይ። ይሄ ይሄ ነገር በቃ አይታወስም። ዝም ብለህ የመኖር ስራ ነው እንጂ። ነገ ምን ይሆናል ምናምን የሚል እየተባለ አንኖርም ሲጀመር በቃ የሆነ ግንዛቤ ያንሰናል። እና ዝምብሎ ያን ሁሉ ፎቶ በአንድ መስታወት ላይ ዝምብሎ ይደረጋል። ማየት ከፈለገ ያን መስታወት በርቅሶ ምናምን ነው እንጂ በየግርግዳው ተንጠልጥሎ እንደዚህ አይታዩም ፎቶዎች። እንደዛ ነው የማኖረው። ግን ስልኬ ላይ ያለ ፎቶ አሁን ለምሳሌ ዩኒቨርሲቲ ከሄድኩ በኋላ በጣም ሀይለኛ ነው። ፎቶ የተነሳነው የትውስታ መጀመሪያ አመትም የተነሳነው ነበር ያው የሆነ ስልክ ጠፋ እንዳለ ፎቶዬን ይዞብኝ ነው የጠፋ። ይው ያናድዳል ምንም ማድረግ አይቻልም። ግን በሁለተኛ አመት በኋላ የተነሳናቸው በጣም የሚያማምሩ የትውስታ ፎቶዎች አሉ። እነሱን በደንብ ቀፎየልም ቀፎዬ ላይ የስልኬ ቀፎ ላይም በደንብ ለኔኛ ቦታ አኖራለሁ። ሌላ ደግሞ በተጨማሪ ሚሞሪ አለኝ ሰላሳ ሁለት ጂቢ እዛ ደግሞ በደንብ አኑሬያቸዋለሁ። አሁንም እያልኩ ነው ሁለተኛ ተጨማሪ ስልክ አለ። ድንገት ያነኙ ስልክ የጠፋ እንደሆነ ወደዚህኛው ስልክ ማስተላለፍ አለብኝ እያልኩ ነው ምክንያቱም ስልኩ ቢጠፋ ሊገዛ ይችላል። ግን እነዛ ፎቶዎች ደግሞ መገኘት አይችሉም። ስለዚህ በደንብ መኖር እንዳለባቸው ይታየኛል። ሌላው ቴሌግራም ላይ ለማኖርም አቅጃለው እነዛ ሙሉዎችን ፎቶ ምክንያቱም ስልኩ ቢጠፋ ቢሰረቅ ቴሌግራም ላይ የተኖረ ነገር የትም ስለማይጠፋ። በስልኬ ገብቼ በፓስዎርዴ ገብቼ እነዛን ፎቶዎች ማግኘት ስለምችል በቴሌግራም ለማኖር ያው አቅጃለሁ። እና ያለው ሁኔታ ይሄ ነው። በደንብ ለመያዝ እሞክራለሁ ምክንያቱም የማይገኙ ነገር ናቸው። እንዴውም አንድ ፎቶ ነበረኝ የሆነ ሶስተኛ አመት ምናምን እያለሁ በጣም ፀጉሬ እንደዚህ ያደገ በቃ እኔ የማልመስል በጣም ትልቅ ሆኖ የተነሳሁት ፎቶ ነበር በጣም እወደው ነበር በስልኬ ነው ተነስቼ የነበር። ሄጄ አሳጠብኩት። ከዛ አንጠልጥዬው መጥቼ ዘመድ ወሰደው በቃ እኔ ተናደድኩ ምክንያቱም ፎቶው ከስልኬ ጠፍቶኛል። ማሳጠብ አልችልም ያ ፎቶ ደግሞ ያ ፀጉር እንደዚያ አይነት ፀጉር እንደዚያ አይነት ስታይል ደግሜ ማግኘት ስለማልችል በቃ ያንን ፎቶ ሲወስዱት በጣም ነው ያዘንኩኝ። እንደዚህ ስለሆነ ፎቶውን ያው በደንብ ለመያዝ እሞክራለሁ።

አዎ ነገሮችን በስርዓት ነው የማስቀምጠው። በቃ ይሆናል። አንዴ የሆነ ልምድ ካረኩት በዛ የመጥናት ልምድ አለኝ። አሁን ለምሳሌ እኔ አስር ሰዓት አስራ አንድ ሰዓት እነሳለሁ ሁሌም የምንነሳ ይሄ አንድ ጥናት ነው። መተው ሳይሆን በቃ አስተጠግ ድረስ ስትሄድ ነው የሆነ ነገር ልታሳካ የምትችለው። እኔ አንድ ምንድንነው ጥናት የለኝም ብዬ የማስበው የሆነ ነገር ልማር እጀምራለሁ። ለምሳሌ እንግሊዘኛ ለመማሬው አንድ አመት ሙሉ እሞክራለሁ። ግን እንደዚህ አጭር መንገድ እንደዚህ ኦንላይን ስራ ሊሆን ይችላል ወይም የሆነ አጭር ነገር። ሲመጣ እሱን የማቋረጥ እንትን አለኝ እዚህ ላይ የሆነ ጥናት የለኝም ደካማ እንደሆንኩ ነው የሚታየኝ። በቃ ለመቋረጥ የለብኝም በፕሮግራም ነው መስራት የነበረብኝ ግን እርግጥ የሆነ ከጊዜው አንፃር ነው በቃ የሆነ ጊዜ ያጠረ ነው እውነቱን ለመናገር። ጠዋት አስራ ሁለት ሰዓት እወጣለሁ አንድ ሰዓት ነው ቤት የምገባ አስቤ ከአንድ ሰዓት እንግዲህ አንድ ሰዓት ገባሁ ከአንድ ሰዓት እስከ ሁለት ሰዓት ያው እራት ትበላለህ። መቼ ተኝተህ መቼ እንደምትሰራ አየው? ጥያቄ ውስጥ የሚከትነው እውነት ለመናገር አብዛኛውን ጊዜም ብዙ ሰዓት የማልተኛው በዚህ ምክንያት ነው የጊዜን ማጠር አለው እውነቱን ለመናገር። በቃ ይሄ የመንግስት ስራ ጊዜን ብጭቅ አርጎ እየበላ እንደሆነ ይታየኛል። እንዴት ነው የምፈታው? እሱ እንግዲህ ፈጣሪ ይርዳ ሊፈታ ይችላል። ካልሆነ ደግሞ የሚመቻችበት እድል ሊኖር ይችላል። ግን ጊዜን እየበላ ነው ምንም አይጠራጠር የለውም። አምንሳራው የኢትዮጵያ ኢትዮጵያ እንደ ኢትዮጵያ ህግ ኢትዮጵያ ዜጋ የሚሆን ሌላም ዜጋ ስምንት ሰዓት ብቻ የሰራ ነው የሚል። በመንግስት መስሪያ ቤትም በሌላው ድርጅትም ስምንት ሰዓት ብቻ ነው እንዲሰራ። ህግ የወጣ። ግን እኔ ከሀገሩ የትራንስፖርት ክራውድድ መሆን ሁለተኛ ከመንገዱ መራቅ ስምንት ሰዓት መስራት ሲገባኝ አስራ ሁለት ሰዓት እስከ አንድ ሰዓት ማለት አስራ ሶስት ሰዓት ያህል ዝብ ብሎ ነው። የሚባክን በቃ ይሄ በቃ በጊዜ ብክነት ነው። እንደ እኔ እንደ ሀገራችን ጊዜ ምን ያህል ጥቅም እንዳለው እየተረዳን አይደለም። ጊዜ ጠቃሚ ነው በቃ ጊዜ አስፈላጊ ነው ተብሎ ልክ አዲስ አመት ሲመጣ እቅድ አውጡ እቅድ አውጡ ይባላል። በሶሻል ሚዲያ በራዲዮ በጋዜጣ ሊሆን ይችላል። በቃ ጊዜያቸውን በደንብ ተጠቀሙ የጊዜ ጉዳይ ምናምን ተብሎ ልክ መስከረም ላይ አንድ ሁለት ሳምንት ይጮሃል። ሶሻል ሚዲያውም ዩቲዩብም ቲክቶኩም ሁሉ ነገር ይጮሃል። ግን መስከረም ካለቀ በኋላ ጥቅምት ህዳር ከዛ በኋላ ምን እንዳቀድን እንዴት እየሄደ እንደሆነ አንድ የሚጠይቅ የለም። ይሄ ጊዜ ጥቅም እየተረዳን አይደለም። በነገራችን ላይ ጊዜ ምንም ብር ቢኖርህ ምንም ሀብት ቢኖር ደግመህ የማትገዛው ነገር ነው። አሁን እኔ ሃያ ስድስት አመት ሊሞላ ነው ተብያለሁ ሃያ ስድስት አመት ምንድነው? ያረክ ምንም ትመልሰዋለህ ወይ ተየትም አይመለስም በቃ አለቀ። ምንም የማይገኝ ነገር ብር ይገኛል በነገራችን ላይ በጣም ቀላል ነገር ነው። ቤት ልታገኝ ትችላለህ። ይሄኛ ይኸው ጠንክረን ስለማንሰራ ይኸው ላ የራሳችን አካሄድ ላያስገኘን ይችላል። ግን የማይገኝ ነገር የለም በቃ እንደዚህ ብር የሚነካው ነገር የማይገኝ ነገር የለም። በፍጹም ይገኛል ሲጀመር። ጊዜ ግን ምንም አይገኝም። እና ነገሮችን በጣም አቅደህነው ምትድ አሁን ተትንሽ ጊዜ በኋላ አሁን በቃ የሆነ ነገር አቅጄ ማንም ይበል ማንም የሆነ ነገር ይበል አልሰማም። እቅዴን እቅዴን ሳልመታ ማንንም አልሰማም። አሁን ለምሳሌ እንደሰው ኦንላይን ስራ ስሰራ ይሄን ያህል ቢዶ መስራት አለብኝ ብዬ ካቀድኩ ከመስሪያ ቤት ከቢሮ ወጥቼ ያን ስራ ግዴታ እሰራለሁ። ሀላፊት ናብተል አልሰማም። ማንም ናቢል አልሰማም ምክንያቱም በቃ ያንን ጎሌን መምታት ስለምፈልግ። እወጣለሁ ሰርቼ እገባለሁ። አንዴ እንደውም ጄን የሚባል ላይ እየሰራሁ ያለ አለች ኢቺ ቡድን መሪት በጣም ክፍ ናት። ቅናተኛ ናት። ወጥቼ ሰረው እያለ ናተ ወደ ገቢዎች ልንሄድ ነው አለችኝ። በፍጹም ይሄንቢዶ ሳልጨርስ አልሄድም ቆማ ማለት ነው። ሹፌሩ ቆሞ ቡድን መሪት ቆማ ያን ቪዲዮ የሰራበት ሰዓት አለኝ አንዳንዴ ዋጋ ትከፍላለህ።

ማሸነፍ ትችላለህ ለሚለው ይኸው ብዙ አይነት እንዲህ ሀገርን ወክሎ ወይም የሆነ ቀበሌን ወክሎ። ለመወዳደር አልበቃውም። እበቃበትም። ምድነው አሁን እንደ ኳስም ቢባል እንደዚህ ወክዬ የመጫወት ዕድሉን አላገኘውም። ምክንያቱም ኳስን ምጫወት ለመዝናናት እንጂ እንዲህ ለመወዳደር ምናምን ስላልነበር ሩጫም እንደዛው አልተሳተፍኩም። በቃ እንዳጠቃላይ እንደዚህ ውድድር ያለባቸውን ነገሮች ላይ አልተሳተፍኩም። ግን በሌላው ጨዋታ አሁን እንደ ግልዝም እንደ ጉብል ስንጫወት ምናምን በጣም ማሸንፋቸው ነበር። ብይ የሚባል ጨዋታ ነበር። በጣም ነበር እምችል ሚያስጠላ ነው እርግጥ ጨዋታው ይሄ። ባህልንም የሚወክል አይደለም በቃ የማይረባ ነው። ግን እንደ ማሽነፍ ከተወሰደ በጣም ነበር እምችል። እየተጫወቱ እኔ ከሄድኩ በቃ ጌትነት መጣ። ይሄ ብዬ አለቀልን። ነበር የሚሉ ከየትም አንሞከርም ነበር። ብዬ እንደምጫወት ይሄ እውነት ብይ እንደው ምን አይነት? ሰራዊት መጣብን ነበር ምንባለው እውነት ለመናገር ምንም አይጠቅምም። ዝም ብለን እንጫወታለን ሃያ አምስት ሃያ አምስት ሃያ አምስት ሳንቲም ነበር። እንበላ እንበላና ያን ለመሸጥ ነው። ሌላ ምነም ነገር አይጠቅምም አይበላም። የሆነ ነገር ተቀጥቅጦ አይሰራም። እና ይኸው የሚያስጠላ ነው እርግጥ። ግን ይኸው ከማሸነፍ አንፃር ስናይ እሱ እሱን ኳስ ኳስ እኔ የኳስ ብቃት ኖሮኝ አይደለም። ግን የሆነ ኳስ ስንወዳደር ብር እናሲዝ ነበር። እና የዛን ጊዜ የኔም የብራዘርም ደሮ ነበረው ተኪሳችን ብር አይጠፋም ይሄ ምንም የማይካድ ነገር። ነው አለ አሁንም አለ። እና እየተወራረዱ ምናምን ስለሆነ ኳስ ምንገጥም። አሁን ሌላው ምንድነው? ያለችትን ብር ነው አውጥቶ የሚያስዝ በቃ አሁን ከተበላሁ አለቅልኝ እያለ እየፈራ ነው የሚጫወት። እኛ ደግሞ ትርፈኛ ብር አለ የመጀመሪያው ፊት ቀጣይ አለ። ምንም ይሄን ያህል አንፈራም ዝምብለን ተረጋግተን በሙሉ ሀሳብ ነው የምንጫወተው። ወሰዱት አልወሰዱት አይደለም። በቃ አለ ዘና ብለህ ስለሆነ የዛን ጊዜ አይችሉም። እንደዚ እንድዚ እናሸንፋለን። ሌላው በቃ ብዙ ነገር ማለት ይቻላል።

አዎ አሁን እኮ የቴክኖሎጂ ጊዜ ነው በስልክ ገንዘብ ትልካለህ በዴምብ ነው እምልከው። አብዛኛው ጊዜ ሲጀመር በስልክ ነው እኔ የማስተላልፈው ካርድ ምገዛው በስልክ ነው። ወደ ሌላ ሱቅ ማስተላለፈው በስልክ ነው። በቃ አብዛኛው የሚላክ ነገር ከሆነ በስልኬ ነው ማስተላልፍ ሲጀመር። ማውጣት ከሆነ ደግሞ ኤትኤም ነው የምትጠቀም ቢሮ ምናምን እንደዚህ ቡክ ቡኬ ምን አይነት እንደሆነ እኔ ይዤው አላውቅም። ኢቴም አለ። ማውጣት ስፈልግ በኢቴም ነው መላክ ስፈልግ ሞባይል ባንኪንግ ነው። በጣም የሚገርም ነው በነገራችን ላይ እኔ በጣም ነው የምደግፈው። ለምን መሰለህ አሁን ንግድ ባንክ ሄደህ ብር ልታወጣ ሄደህ ግፋ ቢል አንድ ሰዓት አንድ ሰዓት ተኩል ልትቀመጥ ትችላለህ ወረፋው ወረፋው ማለት ነው። ሁለተኛ መንገድ ራቅ ካለ ትራንስፖርት የሃያ ብር የሃምሳ ብር ትራንስፖርት ልታወጣ ትችላለህ ይሄን አስብ። ጊዜህን አስብ። አይኸው እኔ እንደው ይሄን ያህል ሰው ከሚያወጣ እንደውም ሞባይል ባኪንግ ላይ ብር ሲልክ ክፍያ ቢከፍል ይሻላል። ሃያ ብርም ሰላሳ ብርም ቢከፍል ይሻላል ነው ብዬ ነው የማስብ። ለምን ለምን ጊዜን ከምታባክን ገንዘብ ብታወጣ ይሻላል። እዛ ሄደህ አሁን እዛ ተሰልፈህ ምንም ክፍያ የለውም ተብሎ ሁለት ሰዓት ተቀመጠህ አስተላልፈህ ልትመጣ ትችላለህ። ግን እዚህ ሃያ ብር ክፍያ አለው ወይም አስር አስር ብር ክፍያ አለው ተብሎ በስልክ አስተላልፍ። እኔ የምመርጠው ሃያ አስር ብር ወይ ሃያ ብር ከፍሎ ቢያስተላልፍ በጣም ነው የምመርጠው። ለምን በል እዛ ሄዶ ሁለት ሰዓት ሊቀመጥ ነው። ሁለት ሰዓት በነገራችን ላይ በኢትዮጵያ አልታወቀም እንጂ ሁለት ሰዓት ፈረንጅ ፈረንጅ ሁለት ሰዓትን ቢያገኘው። ታሪክ ይሰራበታል እውነቱን ለመናገር ታሪክ ለፈረንጅ ሁለት ሰዓት ዋጋ አለው። የኢትዮጵያ መንግስት እንደ አጠቃላይ የኢትዮጵያ ህዝብ ስምንት ሰዓት ነው መስራት ያለበት ይላል። ቻይና አባቴ ከ ሃያ አራት ሰዓቱ አስራ ስድስቱን ሙሉ ደቂቃ እንዴሰራ ነው የምታስገድድ። እንዴት አደጉ ሲባል ኢሄ ነው በቃ ጥያቄው ሌላ ምንም ጥያቄ የለውም። ስምንት ሰዓት ብቻ ተኛ ሌላውን ስራ ነው ያለች እሷ። እኛ ላይ ደግሞ ስምንት ሰዓት ስራ ሌላውን ተኛ በጣም የሚያሳዝን እኮ ነው። የተገላበጠ ማለት እንድትሰራ አትሆን። አምሽቼ ራሱ ከስምንት ሰዓት በላይ ልስራ ብትል አያሰራህ በጊዜ ግባ ይልሃል። በቃ አስቸጋሪ ነው ብነገራችንላይ። አንደኛ የምንደርግበት ምክንያትም ይሄ ነው ብዬ ነው የማስበው። እና ይሄ በስልክ መላክ ቴክኖሎጂው ላይ መገናኘት ጥሩ ነው ብዬ አስባለሁ። ጊዜን ትቆጥባለህ ሁለት ሰዓት ብዙ ታሪክ መስራት እንችላለን ካወቅንበት። ያው እንደ ሀገራችን የጊዜ ችግር የለም ተብሎ ነው የሚታሰብ በኋላ ነው የሚቆጨን። አብዛኛውን ሶሻል ሚዲያ ላይ ሶስት ሰዓት አራት ሰዓት ነው የምናሳልፍ ቁጭ ብለን ማለት ነው። ይሄ እኔ በጣም ወይም ተረግመናል ብዬ ነው እኔ እንደኔ የማስብ። በቃ እኔ አሁን ከሃያ አራት ሰዓቱ ስምንት ሰአቱን ብተኛ ሌላውን ስልኬ ላይ ነው የማሳልፍ የራሱ አንድ በሽታ ነው በቃ። ይገባኛል። ግን ካለው ሁኔታ ተጨማሪ ነገር ከማግኘት የተነሳ ነው ይኸው እርግጥ ከዛ አንፃር ነው ብዬ ያው እረዳዋለው። ግን ይሄን ያህል ስልክ ላይ ራሱ ማሳለፍ እኔ ምንም አልመክርም። ጥሩም አይደለም ሲጀመር

ከቤት እስከ መስሪያ ቤት ያለው ርቀቱ ራቅ ያለ ነው። ልቅ አርፈጅም ቢባል አንድ ሰዓት አማካኝ አንድ ሰዓት ይፈጃል። አንድ ሰዓት ማለት በጣም ብዙ ነው። አስራ ሁለት ሰዓት ከአስር ከዚህ እነሳለው አንድ ሰዓት ጀምሮ እስከ አስራ አምስት ባለው እዛ አደርሳለሁ። ስለዚህ ይህን ያለ ያለ ሩቀት ነው። እንደውም ይሄ ምንድነው? ጠዋት ሌሊት የምንሄድም መንገዱ ሳይዘጋጋ ተሎ ለመድረስ ታስቦ ነው እንጅ። አርፍደን አሁን አንድ ሰዓት ከአንድ ሰዓት በኋላ በ ሁለት ሰዓት ሚናምን ብንሄድ ማለት ነው። አራት ሰዓት ራሱ ሊፈጅ ይችላል። በጣም ሩቅ ነው። እርግጥ ይሄ መራቁ በነገራችን ላይ በጣም ከባድ ነው። ሁሌ ስተድ ስትመጣ በቀን ሶስት ሰዓት ምንም ምሳትሰራ ይባክናል ማለት በጣም ምንድነው አሳሳቢ ነው እውነቱን ለመናገር። ሶስት ሰዓት ማለት በምንም የማይተካ ነው በቃ። እንዳው አንድ እና አንድ ጊዜ እኔ የጊዜ ሁኔታ እኔ መስመር ሊሰመርበት ይገባል ብዬ አስባለሁ። አሁን እኔ ሃያ ስድስት ሞልቶኛል። ሃያ ስድስት ድረስ የሆነ ነገር መኖር አለበት መኖር አለበት። ከየት ይመጣል ነው በኋላ ጥያቄው። ከየት ይመጣል? ስለዚህ አሁን መኖር አለበት። ሃያ ስድስት አመቱን ሙሉ ምን ሰርተሃል የሚለው ጥያቄ ማድረግ አለብኝ እንደኔ። ግን እያሰብኩ አይደለም ይሄ ዋናኛ ችግሬ ነው። በቃ መንቃት እንዳለብኝ እኔ ይታይኛል። በቃ አሁንም እንደተኛሁ ነው። እየነቃው አይደለም። እየተጠቀምኩ አይደለም። ጉልበት አለኝ። ማንበብ ተፈለኩ የማንበብ ጭንቅላቴ ግና አልተነካም። ሃያ አራት ሰዓት ማንበብ ነበረብኝ። ግን እያነበብኩ አይደለም። እረ ያለው በቃ እሱ ቀርቶ ኝን የ ከቤትህ ስራ ቤት ድረስ ምን ያህል መንገድ ነው ላልከው ይሄን ያህል አንድ ሰዓት ከፈጀ። በአንድ ሰዓት ራሱ ባስ ላይ እያለሁ ብዙ ነገር መስራት ይቻል ነበር ግን እንዳትሰራ የሚያደርጉ ነገር አለ። አሁን ባስ ላይ ኤርፎን አድርጌ የራሴን ማዳመጥ ያለብኝን ነገር ላዳምጽ ብል እንዴ? አንተ አታወራም እንዴ? ይላል ከጎን ያለ ሰው። በቃ ሰው ራሱ የታመመ ነው በነገራችን ላይ። ምን እየሰራ ነው ምን እያደረገ ነው? ብሎ ራሱ አያልፍም። በነገራችን ኤርፎን አድርጌ አሁን የሆነ የሆነ ቪዲዮ ኤዲተር ወይም ግራፊክ ዲዛይን እስቲ ልማር ብዬ አሁን ኤርፉን ብሰካ። ከዚህ በፊት የሚያውቁ ጓደኛ ወይም አናትህን በኩርኩም ይልሃል። ወይም ጎንህን ይነካና ይረብሻል። እንደዚ ስለሆነ ማዳመጥ ራሱ አትችልም። ደሞ አለ እኔ አሁን ወደ ስራ ቦታ ስንሄድ ከመርዘሙ የተነሳ በጣም መጽሐፍ የሚያነብ ሰውየ አለ። በጣም ማደንቀው በነገራችን ላይ ከዛ ስልሳ ሰው ሰማኒያ ሰው ተጭኖ መጽሐፍ ማ ማንበብ ማለት መታደል ነው። እሱ አሁን እንዳያነብ ሚያደርገው ምንድነው? ጫጫታ አለ። በቃ ይንጫጫል ከጎኑ ወይም ከ ጎኑ የተቀመጠው ሰው ለረዥም ሰዓት ስልክ ያወራል በቃ ይረብሽሃል። በዚ የተነሳ ብዙ ታሪክ እንዳትሰራ ያደርጋሃል። በዛ ላይ ራሱ እንጂ ስትሄድ ስትመጣ አንድ ሰዓት አለ ሁለት ሰዓት ማለት ነው። ሁለት ሰዓት ሙሉ ብዙ ነገር መስራት ይቻል ነበር ግን ሀገራችን ኋላቀር ናት እውነቱን ለመናገር በቃ ውጭ አምላኪ ትውልድ ነው እየተፈጠረ ያለው። በዛ የተነሳ ነው እንጂ አሁን ውጮች ባቡር ላይ ሲሄዱ ባስ ላይ ሲሄዱ መጽሐፍ ያነባሉ። የውነት አይበዙኑም አይቦዙኑም መጽሐፍ ያነባሉ። ያው ፈልፍለው ፈልፍለው የነሱን መጽሐፍ ቀ ሳየው ጨርሰው የኛን መጽሐፍ ግእዝ ግዕዙም ሳይቀር የተለያዩ መጽሐፎችን የኛን መጽሐፍ በሙሉ ቡጭቅ አድርገው አንብበው በልተዋቸዋል በቃ። አንብቧቸዋል አሁን ግእዝ ግዕዝን በፒኤችዲ እየተማሩ እያነበቡት ነው ኢትዮጵያ ላይስ? ኦርቶዶክስ ሆኜ እየው ግዕዝን አላውቅም። ይሄ ምንድነው? የባህላችን የጊዜ አጠቃቀማችን ችግር። በቃ ብዙ ነገር አለ በነገራችን ላይ

በስልክ እ በቀን ስንት ሰዓት ስልክ ትጠቀማለህ አሁን ይሄ ከሁለት ከሶስት አመት በኋላ በጣም በሃይለኛው ስልክ እየተጠቀምኩ ነው። ችግር ያመጣብሃል ወይ በደምብ ነው ችግር የሚያመጣብኝ አውቃለሁ። ለምሳሌ እ አይኔን ይጎዳል። ይሄ ምንም ጥርጥር የለውም። ጭንቅላትን ይጎዳል ወይ ይሄ ምንም የሚጎዳ ነገር የለውም። የሚጎዳህ መርጠህ አለማየት ያገኘኸውን የምታይ ከሆነ ልትጎዳ ትችላለህ። ለምሳሌ አሁን እ ስለ ፖለቲካ ማየት ካልፈለክ። ቲክቶክ ላይ ገብተህ ግን ፖለቲካ የሚል ልታየው ትችላለህ የዛን ግዜ ልትጎዳ ትችላለህ። መርጠህ በደንብ እየመረጥክ የምታይ ከሆነ ምን ነገር የሚጎዳ ነገር የለውም። ግን አይንህ ይጎዳል ይሄ ምንም ጥርጥር የለውም። ግን በቃ ያለ አይደል? ማየት ስላለብኝ አያለሁ። ለምን ብትል እ አሁን ጨዋታው ቴክኖሎጂ ላይ ነው። የሆነ አንዴ መስመሩ ላይ ለመግባት በጣም አዳጋች ነው። አሁን እኔ የሆነ ሶሻል ማርኬት ላይ እንዴት እንደሚሰራ? በደምብ ከተረዳው አንዴ ከገባው አለቀ በቃ ህይወት። ግን እዛ ለመግባት ሀይለኛ ፈተና አለ። እንቅልፍ ማጣት አለ እ ጓደኛ የሚባል ጭራሽ አይኖርም ይሄ ምንም ጥርጥር የለውም። ጓደኛ አይኖርም። እንዴት በል እኔ አሁን እ መስሪያ ቤት አንድ አመት ቆየሁ። ጓደኛ የሚባል የለኝም። ይሄ ሴትም በል የወንድም ጓደኛ የሚባል ጭራሽ የለኝም ለምን? እሄዳለሁ ፍት ከሆንኩ ወደ አንድ መናፍሻ እቀመጣለሁ። ማየውን ቪዲዮ አያለው። በጣም ብዙ ነገር መልመድ ስላለብኝ። ስልክ ነው አሁን በቅርቡ ነው የያዝኩት ላፕቶፕ የለ ስልክ የለ። ከቴክኖሎጂ ነፃ ነን በቃ ያደግንበት ማህበረሰብም ይሄንን የሚደግፍ አይደለም የሚጠጠም አይደለም። ስለዚህ ገና ወደ ቴክኖሎጂው ለመምጣት በጣም ብዙ ዋጋ ገና ያስከፍላል ይሄ ይታወቃል። እና እኔ አሁን በቀን ስንት ሰዓት ስልክ ትጠቀማለህ? ብትል ሃያ አራት ሰዓት ነው ያለው። እንደው አሁን ከዚህ ከአስር ሰዓት ጀምሬ መውሰድ እችላለሁ። ከአስር ሰዓት እስከ ምሽቱ ሁለት ሰዓት ስልክ ላይ ብጠቀም። ስምንት ሰአቱን ስልክ ላይ አሳልፋለሁ። ይኼ ጥርጥር የለውም። በተለይ እሁድ እና ቅዳሜ ከሆነ ስምንት ሰዓት ያለ ጥርጥር ስልክ ላይ ነው የማሳልፈው። ሌላውስ? እንደው አንድ ሰዓት ብዞር ሁለት ሰዓት ሁለት ሰዓቱ ምናምን ደግሞ ምሳ ቁርስ ምናምን ስል ባሳለፍ ስምንት ሰዓቱ ስልክ ላይ ማለት ነው። ይጎዳል ወይ? በደንብ ነው የሚጎዳ በደንብ ግን አማራጭ የለህም። የተቻለ ነገር ከፈለክ ደግሞ ይሄን ያህል ጉዳት አይደለም። ደግሞ ጉዳቱ ዝም ነው መቀመጥ ሊሆን ይችላል። እኔ እንደኔ አንድ አመት ሁለት አመት ልትጎዳ ትችላለህ ስልክ ላይ በማፍጠጥህ ግን ከዛ በኋላ የጊዜና የገንዘብ ነጻነት ይኖርሃል ምንም አይነት ጥርጥር የለውም። ስለዚህ ያለህ አማራጭ ሁለት አመት ተጎድተህ ሌላውን ቀሪውን አመት በፍቅር ማሳለፍ ጥሩ ነው ብዬ ወይም አሪፍ ነው ብዬ አስባለሁ። አሁን ዋጋ ያልከፈልክለት። አሁን የሆነ ነገር ያላረክለት እድሜ ልክህን ዋጋ ትከፍላለህ በቃ ይሄ ምንም ሳይታለም የተፈታ። አለቀ።

የትኛውን ባህል ትወዳለህ? እውነት ለመናገር በባህል ኢትዮጵያ በጣም የታደለች ናት። ከአለም ከአለም ሁሉ ኢትዮፒያ በጣም የታደለች ናት። አለምን ማየት እንችላለን። ህዝቡ አንድ አይነት የሚያከብረው ባህል የለውም ጭራሽ የለውም ማለት ነው። እንደውም አሁን ግራ ሲገባቸው ያለም ሀገራት። ይሄ ማርች ኤይት እያሉ የሴቶች ቀን እያሉ የወንዶች ቀን እያሉ። የሰራተኞች ቀን እያሉ ዝም ብለው የማክበር እንትን ይዘዋል። ግን ሁሉም አንድ አይነት ሆኖ ይሄ ባህላችን ነው ብሎ የሚያከብሩት በአለም የለም። ይሄን የምታከብር ኢትዮጵያና ኢትዮጵያ ብቻ ናት። የሆነ ያህል ገነት እኮ ናት በነገራችን ኢትዮጵያ እረበስማአም እረእንደው ሲጀመር ምኑዋ ይነገራል ግን። ምንድነው ማህበረሰቡ የተበረዘ ነው። እንዲህ አይነት ሀገር ይዘን እንደዚህ አይነት ሜዳ ይዘን እንደዚህ አይነት ታሪክ ይዘን ማለት ነው ስለ ሀገራችን ሲወራ። የኢትዮጵያ ህዝብ ያመዋል ሲጀመር። ስለ ውጪ ግን እኔ አሁን ስለ አንድ ኳስ ተጫዋች ባወራለት። ስለ አንድ ስለ ውጭ ስለሆነች ሀገር ስለሆነች ስለ ብራዚል ስለ ኪንግደም ባወራለት ማለት ነው ጆሮውን እንደዚህ ነው አቁሞ የሚያዳምጥ። ምን አይነት ማለት ነው? ምን አይነት ትውልድ እንደተፈጠረ እኔ አሳሳቢ ነው በነገራችን ላይ። እና ሀገራችን ላይ ይሄ ነው የምትለው ባህል አይደለም። ምት ይሄ ነው ባህል ይሄ ባህል ጥሩ ነው ይሄ ባህል መጥፎ ነው የምትለው አይደለም። ከሁሉም ቀለም ያለው። ቀም ሆነ። ቀሞና ያለው። መነሻ ያለው ታሪክ ያለው ሁሉም ባህል። የኢትዮፒያ ባህል። መጥቀስ እንችላለን በእምነት ወይም በአጠቃላይ በኢትዮጵያ የሚከበር ሊሆን ይችላል። መስከረም በነገራችን ላይ። የራሷ የሆነ የግዜ አቆጣጠር ያላት ኢትዮጵያ ብቻ ናት። ይሄ አለም የሚያውቀው ነው። የኢትዮጵያ ራሷን የቻለ አቆጣጠር አላት። አሁን አለማት ጊዜን ሲቆጠሩ አስራ ሁለቱ ወራት ብለው ነው የሚቆጥሩ። አንዱ አንዱዋን ወር ሰላሳ አንድ ሰላሳ ሃያ ዘጠኝ እያደረጉ ቋግሜን ወደዛ ደባለቁና አስራ ሁለት ወር ብቻ አደረጓት። ኢትዮጵያ ግን አስራ ሶስት ወራት ነው ምታረጋቸው ይሄ ራሱ የራሱን የቻለ ባህሏ ነው። መስከረም እስከ መስከረም ላይ። ይውላል አዲሱ አመት ሌሎች ግን ጃንዋሪ ዋን ላይ ነው የሚያከብሩት። ይሄ ራሷ ባህል ነው። ሌላው በእምነት ስንመጣ የተከበረ ነው። ገና እየዋ አክብረናል። ጥምቀት እየው ዛሬ የተከበረ ነው። መስቀል በዩንስኮ የተመዘገበ ጥምቀት በዩንስኮ የተመዘገበ በጣም እንቁ የሆነ ባህላችን ነው። ሌላው ወደ ሙስሊሙ ስንመጣ አላህ ራሱን ነው የቻለ ይሄ ጁማ እያሉ የሚያከብሩት አለ ይሄ ኢዳለፍፀር እያሉ የሚያከብሩት አለ። በቃ ይሄ ራሱ አንዱ የባህላችን ነው። በጣም በቃ የሚገርም በቃ ኢትዮጵያ ይታወቃል በሙስሊምና ኦርቶዶክስ ተሳስሮ የሚኖርባት ሀገር ናት። የሚገርም ባህል አለ። በሁሉም አካባቢ ስንሄድ። ወደ ደቡብ ስንደርስ ደሞ አንድ ገራሚ ታሪክ አላቸው። የሰው ልጅ ሊያገባ ከፈለገ ብር የሚሰጥበት አለ። አሁን መቶ ሺህ ብር ለአማቶቹ ይሰጥና ለሚስት ይወስዳል። ከዛ ያችን ሚስት አይሆንም ብላ ከተፋተች እነዛ አማቶቹ መቶ ሺህ ብር ይመልሳሉ ምክንያቱም ልጅቱን ስለወሰዱ። ሌላው እዛው ላይ ደሞ ያ ሰውዬ ሊያገባህ ሲል ቅድሚያ አስር በሬ ይደረደራል። አስሩን በሬ በጀርባቸው ላይ እየተሸጋገረ እየዘለለ ወይም ጀርባቸው ላይ እየቆመባቸው የሚያልፍ ከሆነ ነው እሷን ልጅ ሊያገባ የሚችለው ይሄም አንዱ ፈተና ነው። ለነሱ ባህላቸው ነው። ምኑ ይነገራል በነገራችን ላይ የኢትዮፒያ ባህል ሲጀመር። ተዘርዝሮ ሚያልቅ አይደለም። ተወርቶ ሚያልቅ አይደለም። ግን በእጅ ያሉ በእጅ ያለ መዳብ ወርቅ እንደ መዳብ ይቆጠራል ሆኖብን። የሀገራችን ታሪክ ማውራት ማወ ማወደስ አንፈልግም። ምክንያቱም በቃ አብዛኛው ስናየው ምዕራባዊ ወይም ምጭ ውጭ አምላኪ ትውልድ እየተፈጠረ ነው። በአሁኑ ጊዜ። ለዛም ነው ባህላችን ከአመት አመት እየደበዘዘ እየደበዘዘ የሚሄደው። አሁን ማየት እንችላለን ጥምቀት እየተከበረ ነው። ኢትዮጵያ ኦርቶዶክስ ደግሞ የምታውቀው የኢትዮጵያ የራሷን የቻለ ባንዲራ አላት። እሱ ሳይቀር ሰማይ ላይ ባንዲራውን ማየት እንችላለን። አረንጓዴ ቢጫ ቀይ ተብሎ ይወጣል አጋጣሚው የተጠበቀ እሱ እንዳትዙ ተብሎ ያው የመደብዘዝ ስራ እየተሰራ ነው።

ከልጅነቴ የምትዘክረው ነገር አለ አረ የለም። ለመዝክር የሞከርን እንደውም ዩኒቨርሲቲ ላይ በቃ እንደ ባህል ማክበር አለብን ብለን ስላሰብን ዝም ብለን አንዱ የማርያም አንዱ የሚካኤል አንዱ የመዳንህያአለም አንዱ የገብርኤል እያልን ተከፋፈልን አምስት ነበር። አራቱን አመት ሙሉ አምስት ሆነን ነው በአንድ ዶርም ያሳለፍነው። እና እንደዚህ እያደረግን የተከፋፈልን እንዘክር ነበር ስንዘክርም እንዴ ከኪሳችን ብር አውጥተን አረን ገዛንም ቢባል ጆልጁስ ነው። ጆልጁስ ደግሞ የዛን ጊዜ መጀመሪያ አመት ሁለተኛ አመት ሁለት ብር ነበር። አስር ብር ያበደ ጂኦሎጂ ይገዛል። ዳቦ ከዛው ከዩኒቨርሲቲው ላይ ዝም ብሎ አስር ዳቦም አስራ አምስት ዳቦም አንዴ እናመጣለን። ማንም አይዘንም ነበር የዛን ጊዜ በጣም ይኸው አንዳንዴ ትንሽ ነን። ከዛ ዳቦም መስረቅ ማትፈራም ማታፍርም በጣም ማንንም አንሰማም። ቢጫ ፊስታል ነበረን በዛ ቢጫ ፊስታል አንዱ ሰው አስር አንዱ ሰው አስር ያመጣል። አባቴ ጆልጂዮስ ይገዛ አለቀ ነው ያዳቡ አለቀ። አንዴ እንደው እኔ ከማረሳው ትውስታ። ጠዋት ቁርስ ልንበላ ሄድንና ልክ ዳቦ ምናመጣበት ከፍ ያለ ቦታ ነው። እኛ ምንቀመጥበት ደግሞ ዝቅ ያለ ቦታ ነው። ከዛ አራት ሆነን ገባን። ሶስቶች እዛ ዳቦ የሚቀበሉበት ቦታ ቆመው እኔ የስር ወረድኩ። ከዛ እነሱ ከዛ ዳቦ ለኔ ያቀብላሉ እኔ እየወሰድኩ ወንበር ላይ ማለት ነው ከመር ነው አልኩ ከመር። ከዛ አንዱ መጣና እንዴ ሱቅ ልትጀምሩ ነው እንዴ? አሁን ልጀምር ነው ና ግዛ። ና ግዛ እረ ገራሚ ነው። እናንተ አለና በቃ ተሚያፍር ብዬ አንድ ዳቦ ሰጡት አንዱ ወንበር ላይ ማለት ነው ከመርነው አስራ ሰባት ዳቦ። አስቀመጥን ከዛ ፍርፍር ነበር። ፍርፍር ደግሞ አምስት ፍርፍር አመጣን። እንለዋለን እንለዋለን። የልጅነት ዝክርት ይኸው እንደዚህ እያደረግን ነበር። በቃ ዩኒቨርሲቲ እሰር ዳቦም ሃያ ዳቦም እያመጣን ድርስ ይገዛል የዘውትር ጸሎት አንድ ዳቆን ነበር የደቡብ ልጅ ሙሉቀን የሚባል። ሁሌ ጸሎት ያደርግልናል እንደዚህ እያደረግን እንዘክር ነበር። እንጂ በልጅነታችንም የለም አውንም የለም። ያው ዩኒቨርስቲ ላይ እደዚ አይነት ላይፍ ለማሳለፍ ብለን የጀመርነው የዝክርት ሁኔታ ነበር።

ማብራት ሲቆረጥ ምን ታደርጋለህ ለሚለው። በመጀመሪያ የተቆረጠው በጣም ቀላል ከሆነ ለመቀጠል እሞክራለሁ። ለመቀጠል ቀለል ያለ ነገር ከሆነ። ካልሆነ እንዴት እንደሚቆጠር እርግጥ እንዴት መቀጠል እንዳለበት ብዙ የሚረዱ ነገር አ፣ ዩቲዩብ ላይ ላይ እችላለሁ ቻት ጂፒት ላይ ልጠይቅ እችላለሁ። እንደዚህ እንደዚህ ሆኖ ተበላሽቷል እንደዚህ ሆኖ ተቆርጧል እንዴት ልቀጥልው የሚለውን እጠይቃለሁ። እና አሁን ቻት ጂፒቲ ላይ አሁን ብጠይቀው ኔጌቲቩን ከኔጌቲቭ ፖዘቲቩን ከነጌት ከነጌ ፖዘቲቩን ከፖዘቲቭ አድርገህ ቀጥለው ከዛ ይሰራልሃል ብሎ ሊነግር ይችላል። ዩቲዩብ ላይ ስትሄድ እንደውም በተግባር እያሳየህ እንዴት መቀጠል እንዳለብህ የትኛውምን ከየትኛውም ጥቁሩን ከጥቁር ቀዩን ከቀይ እንዴት መቀጠል እንዳለብህ ሊነግርህ ይችላል። ዩቲዩብ ላይ ስንሄድ እሱን ተጠቅሜ ልቀጥለው እችላለሁ ግን ከእኔ አቅም ከሆነ። እንደዚህ እንደዚህ ሆኖ ተበላሽቷል እንደዚህ ሆኖ ተቆርጧል እንዴት ልቀጥልው የሚለውን እጠይቃለሁ እንደሱ እድቀጠሉት ለማድረግ እሞክራለሁ። ዩቲዩብ ላይ ስትሄድ እንደውም በተግባር እያሳየህ። በሰዎች ላይም በራሴ ላይም የከፋ አደጋ ሊያመጣ ይችላል። ምክንያቱም ነጌቲቩን ከፖዘቲቭ ፖዘቲቩን ከነጌቲቭ ቀላቅዬ ምቀጥለው ከሆነ ኮኔክት የማድረግ እድል ስላለው እሱንም የማወቅ ሁለተኛ አንድ ኤሌክትሪክ ኤሌክትሪካል ኤሌክትሪክሽያል የራሱ የቻለ መሳሪያ አለ። ለምሳሌ መብራቱን መንኪያ ራሷን የቻለች አለ እጅህን ማቲዝ ግን ይሰራል አይሰራም የሚለውን ቀይ ሲሆን የምናውቅባት እንደነሱ አይነት መሳሪያዎች መቁረጫ መቀጠያ የሆኑ መሳሪያዎች ያስፈልጋሉ። እሱ እሱም ስለሚያስፈልጉ ምንም እኔ ቀላል ካልሆነ የማደርገው ነገር የለም። ለሚመለከተው አካል መስራት ለሚችል እውቀቱ ላለው ጥበቡ ላለው ሰው አመልክቶ እንዲሰራ ለማድረግ እሞክራለሁ

ጠዋት ወይስ ማታ ሰው ነህ? እኔ የጠዋት ሰው ነኝ። ማታ ከሶስት ሰዓት በኋላ ማንም ሰው አያገኘኝም። በቃ አለ በሆነ አጋጣሚ አምሽቼ ካልሆነ ከሶስት ሰዓት በኋላ የደወለ ሰው አያገኘኝም። እተኛለሁ እና እኔ የጠዋት ሰው ነኝ ጠዋት ተለው ነው የምነሳው። በነገራችን ላይ ጠዋት ተነስተህ የምትሰራው ስራ በጣም የሚገርም ነው። አንደኛ ራስና ራስን ብቻ ነህ ሁለተኛ ጫጫታ የለም። ሶስተኛ በጣም ደክሞ የዋለ ሰውነትህ ተኝተህ ስለተነሳህ በጣም አርፎ አዲስ ጭንቅላት አዲስ አስተሳሰብ አዲስ ጉልበት በቃ አዲስ ሀይል ይዘህ የምትጀምርበት ነው። ጠዋት ላይ የምትሰራው ስራ በጣም የሚገርም። ሁለተኛ የጧት ሰው መሆንህ ለቀጣዩ ስራ በጣም ደስ ይላል። አርፍደህ ስትነሳ አንደኛ ቅጥቃጤ አለ። ሰዎች አጠባቡን እኮ የሌለ እንቅልፍ ወስደኝ ይላሉ። የሚገርም እንቅልፍ አይደለም። ሌላ የቅዠት ይባላል ወይም ይሄ ዱካክ ይባላል በገጠር አካባቢ ልክ እሱ ይጫወትብህና ሰውነትህን እርግፍግፍ አድርጎ ያስነሳሀል። ሰይጣንም አለ በዛው ላይ። እንዳለ በቃ ሰውነትህን እርግፍግፍ እንግዲህ ተኝተህ አድረህ ተኝቼ አድሬ ተኝቼም አርፍጄ ደካከመኝ ይላል። እውነቱን ለመናገር ልክ እንደነቃ ዘጠኝ ሰዓት አስራ አንድ ሰዓት ምናምን እንደነቃ ወዲያው ቢነሳ ማለት ነው። እሚገርም ሀይል ይኖረዋል እሚገርም ኢነርጂ ይኖረዋል። ግን ሃያ አራት ሰዓት ተኝቼ አድሬ ወገቤ ምኔ ጭንቅላቴ በቃ ደካከመኝ ምናምን ይላሉ አብዛኞቹ። እራሱን የቻለ የእንቅልፍ ሰዓት አለው። ሶስት ጊዜ ትነቃለህ ይላል ይሄ ጥናት ነው። በነገራችን ላይ ይሄው ማህበረሰቡ የሚያዳምጠው ሌላ ስለሆነ እንጂ ፖድካስቲንግ ላይ ሁሌ ይነገራል እንደዚህ አይነት ነገር ስለ ጤናህ ይነገራል። ሶስት ጊዜ ነው የምትነቃው አንዴ እልም ያለ እንቅልፍ ትተኛለህ ትነቃለህ። ከዛ በዛው ትተኛለህ። ደግሞ ትተኛለህ እና ሶስት ደረጃ አለው ነው የሚባል። ይሄን እስከ ሁለት ሰዓት እስከ ሶስት ሰዓት እሚተኙ ሰዎች ተደረጃ በላይ ነው እየተኛ ያለ። ለሌላ ለሌላ በሽታ ራሱ የተጋለጹ ነው። ለዛም ነው ድክም ድክምክም እሚላቸው።

ቤትህን ምን ያህል ጊዜ ታጸዳለህ? ምንም አጸድቼ አላውቅም። እንደው እውነቱን ለመናገር። እንደ ከተማ ሰነድ የምንጠፍ ምንጻፍ አለ በቃ አብዛኛውን ምንም አይቆሽሽም። ከዛ ገጠር ላይ ግን ኑሮ እራሱ በቃ ሙሉ ቤተሰብ ወለል ላይ ይተኛል፣ ተጎን ደግሞ ጥጃ ወይም ግልገል አለ አብሮ ይተኛል፣ እንደዚህ አይነት ኖሮ ስለሆነ ከብቱም፣ እንስሳውም፣ ሰውም አብሮ ተላምዶ የሚኖርበት ስለሆነ ወለሉ የመቆሸሽ እንትን አለው። በዛ ላይ የጭቃ ነው ይነቅላል፣ እንዲህ ፎሮፎታል እና ስለሚቆሽሽ ሁሌ መጠረግ አለበት። ከተማ ግን ምንጻፍ ይነጠፋል በቃ ምንም አይቆሽሽም፣ ምንም መጠረግ፣ ማጥሪያት ይሄን ያህል አያስፈልገውም። ከተጸዳማ አንድ ጊዜ ከሁለት ቀን ከሶስት ቀን በኋላ በደምብ በውሃ ይወለወላል በደምብ ተወልሎ ወይም አበሻ ከሆነ ደግሞ ምንጻፍ ተነስቶ በደምብ ይታጠብና ደርቆ እንደገና ይነጠፋል። እና እሄ ነው የምመስለው። ነገር እኔ አጽድቼም ወልዊዬም አለውቅም።

ብዙ ህዝብ ባለበት አካባቢ መሆን ይመችሃል ወይ ለሚለው ነው። ሰዓት ሰዓት አለው ግን ዝም ብሎ ሁል ጊዜ ዝም ብሎ ብዙ ህዝብ ካለበት ሰዓት ብዙ ህዝብ ካለበት ቦታ ላይ መሳተፍ በጣም ያስጠላኛልእውነቱን ለመናገር። በቃ። ለምን አንደኛ ራስህን አታዳምጥም ሁለተኛ እዛ የምትሰማው አሉባልታ አራተኛ እንዳለ የሚወራው ነገር እዚህ ግባ የሚባል አይደለም ለነገ የሚጠቅም አይደለም ጠላር ዝም ብለህ የወከበ ስራ ነው። እና ያስጠላኛል። ስብሰባ እወዳለሁ እውነቱን ለመናገር ስብሰባ እንደኔ የምወድ የለም ስብሰባ የሆነ ነገር አለ። ትሰጣለህ ትቀበላለህ ነው ሀሳብን ማለት ነው። አላፊው የሆነ ነገር ይሰጥሀል አንተ ትቀበላለህ አንተ የሆነ ሀሳብ ትሰጣለህ እሱ ይመልሳል። ይሄ ስለሆነ ስብሰባ እወዳለሁ። ስልሳም፣ ሃምሳም፣ መቶም ሰው ይሁን አያገባኝም ስብሰባ ደስ ይለኛል። ግን ይሄ ዝምብለህ ተሰባስበህ አስር ሃያ ኦር አስራ አምስት ሰው እየሆንክ ተሰባስቦ የሚወራበት ቦታ ላይ መገኘት አልፈልግም። በተለይ አሁን ማለት ነው እኔ በጣም ያስጠላኝ ነው የሆነ ለመናገር እንዴት እፍትህ አሁን መስሪያ ቤት እሄዳለሁ ሰላሳ፣ ሃያ፣ አስራ አምስትም አስርም ሁነው ተሰባስበው ወሬ ያወራሉ። ምንድነው የሚያወሩ ስትል ወይን ስለ መስሪያ ቤቱ በቃ ፋይናንስ ገንዘብ አልከፈለንም ብሎ ቡጭቅ ሲያደርግህ ታገኘዋለህ እቺ እንደው የፋይናንስ ሀላፊ እኮ እንደው ገደለችን ይልሀል። ይሄን እንዴት ልሰማው ትሄዳለህ ሲጀመር በቃ ይሄን አሙን እሰማለሁ ሌላው ደግሞ በቃ የሆነ ቲክቶክ የፈመሰ ካለ እንደ አዋርድ አይነት ወይም የሆነ የፈመሰ የተሳደበ ካለ እከሌቲክቶከር እኮ ይሄን አረገ ይላል ምን አገባን? በቃ ምን አገባን? ሊዳ ሳንቲም አይጥል በተለይ ዋነኛው ደግሞ የኢትዮጵያ ህዝብ አለርጂክ የሆነ ነገር ተሰባስቦ የሚያወራው ይሄ ኳስ አለ እንደው እኔ ከየት እንደመጣ አላውቅም ይሰባሰባል። ግማሹ አርሰናል ደጋፊ ነው። ግማሹ የዩናይትድ የዩናይትድ ዩናይትድ ማነው ማንችስተር ዩናይትድ ስሙን ራሱ አላውቀውም ማንችስተር ዩናይትድ ደጋፊ ነው። ወይም የሊፖርብል ነው ምናምን የሚባል አለ የእሱ ደጋፊ አለ ከዛ ይከፋፈልና ማለት ነው ይገጥማል ክርክር ማለት ነው እኛ እከሌን ልንገዛው ነው ይላል እኛ እኮ ነው የሚል በጣም የሚያሳዝን እኛ እከሌን ተጫዋች ልንገዛው ነው በቃ ይሄ ምንድነው ቃሪያ አይገዛም። ምን ያደርጋል? ያዝናናል። እውነት ለመናገር በኳስ ጉዳይ የኢትዮጲያ ህዝብ ይጣላል። ኳስ አሁን ውድድር ላይ ተመልካቾች የአንዱን ቡድን አንዱን የሚሳደብ ከሆነ የዛንኛው ደጋፊ ብርጭቆ አንስቶ ይጋመሳል ይጣላል። ይሄ ሁሉ ያለ ነው። ይሄ ምንድነው ጥቅሙ ነው። ምንድነው? እንደ ኢትዮጵያ ዜጋ ምንድነው የሚያደርግ እንዴ የሚገርመው እኮ የውጭ ላይ እዛ ኳሱ የሚደረግበት ቦታ ላይ የራሷ ዜጋ ገብተው ኳስ አያዪም የኛ ህዝብሳ የኛ ህዝብማ ይነሳል ሌሊት ሰባት ሰዓት ስምንት ሰዓት ተነስቶ ኳስ ያያል ምንድነው ነው። አንደኛ ብሩን ያጣል ዋነኛው ጊዜ ዘጠና ሰዓት ሁለት ሰዓት ተቀመጠህ ኳስ እያየህ እንዴት ነው ለውጥ የሚመጣ ነው ሶስተኛ ምንድነው ጭንቅላት ላይ ያለው ጥቅም ፐርሰናል ዲቨሎፕመንት ያመጣልሃል። ነውስ ምንድነው ጥቅሙ የሚለው መመርመር አለበት። እና እኔ እንዳጠቃላይ ወከባ ይሄ ተሰባስቦ ወሬ አልወድም። ጠቅለል ሲል

በጣም ጥሩ ጥያቄ የምትመኘው ስራ ምንድን ነው? የማያዋጣ ስራ የማይጠቅም ሰው የለም በዚች አለም ላይ ሲጀምር የማንጠቅም የምንሆንበት በራሳችን ምክንያት ነው። ስራው እንደማያወጣ የሚሆንበት በራሳችን ምክንያት ነው ይሄ ምንም ጥርጥር የለውም። በቃ ሁሉም ስራ ያዋጣል ግን አሰራራችን ለምሳሌ እኔ አያዋጣም ያልኩትን ስራ የሆነ ሰው ሲያሳካው እናያለን። እሱ አያዋጣም ያለውን ስራ እኔ ሳሳካው ሊያይ ይችላል። ስለዚህ ስራው ሳይሆን የማያወጣው እኛ ራሳችን እንዳያዋጣ እኛ እንዳንጠቅም የምንሆን ራሳችን በራሳችን ስለሆነ። ለምሳሌ ይሄ የሰው ዋጋው የሚለካ ከሚውልበት ከሚያደርገው ነገር ነው የራሱን ዋጋ ከፍ ማድረግ የሚችል ራሱ ነው በቃ አለቀ። የራሱን ስራ ማሳደግ የሚችለው ራሱና ራሱ ነው እንግዲህ ማሳደግ አለብኝ ጥናት ያስፈልጋል ይሄ ምንም ጥያቄ ውስጥ የሚከት አይደለም። ምንድነው የምትወደው ስራ? ምንድነው ካልክ? በአሁኑ ጊዜ ሶሻል ሚዲያ ላይ ተጽኖ ፈጣሪ ብሆን እኔ በጣም ደስተኛ ነኝ። ግን ተጽኖ ፈጣሪ ለመሆን አንደኛ የምትነሳበት የምታድግበት ሁኔታ ይወስነዋል። እኔ በሶሻል ሚዲያው ሀይለኛ ተናጋሪ ይሁን ብትለኝ በጣም ብዙ ነገር ዋጋ ያስከፍለኛል። አንደኛ ልምዱ ያደግንበት ይሉኝታ የሚባል አለ። እሱ መቀረፍ አለበት ሁለተኛ አነጋገር አነጋገር ዘዬ መልመድ አለብኝ። በቃ አሁን እየተናገርኩ አይደለም እያወራሁ አይደለም ይሄ እውነታው ለመናገር ነው። ካደኩብት ከማህበረሰቡ አንፃር ነው። እንዴት ሲባል? የሆነ ነገር ስትናገር ትቆበቆባለህ ወጣ አልክ ትባላለህ። በዛ ምክንያት አንድ ልጅ ምንድነው ወጣ ብሎ እንዳያድግ ይሆናል። አሁን የከተማ ልጅ እና የገጠር ልጅ ማየት እንችላለን። የገጠር የከተማ ልጅ ዘና ብሎ ነው የሚያድግ በቃ የፈለገውን ይናገራል። የፈለገውን የሚፈልገውን ነገር ነው የሚናገር። ገጠር አይፈቀድልህም ሲጀመር እውነቱን ለመናገር። አንተ አሁን ተገጠር ልጆች ወጣ ብለህ ራፕ ራፕ ልልበስ። እንደ ራፐር ልናገር እንደ ራፐር ፀጉሬን ልሰራ ብትል ማንም አይፈቅድልህም። ለዛም ነው እኔ ይል ነበር የሆነ ጓደኛ እንግሊዘኛ አለ። እኔ ይሄን ያህል አመት ስማር እንግሊዝኛ አልተናገርኩም ግን አንድ ረዳት ነገር የሚሰራ ነበር። ባገኘው ቁጥር ዝምብሎ እንግሊዘኛ ያወራል። ዝም ብሎ ያወራል አለ ስለ ምንም ይሁን ምንም ይሁን የተሰባበረ ዝም ብሎ በቃ እንግሊዘኛ ሲያወራ ሲያወራ ኖረ አለ። አንተ ውጭ አምላኪ ምንድነው እንግሊዝ የምታወራ? ነቃው ነቃው አልክሳ ይባላል አለ ግን ያኔ አይሰማም አለ። ከዛ ሁለት አመት ምናምን ቆይቼ ከዩኒቨርሲቲ ስሄድ እሱ እንግሊዝኛ ጥርት አድርጎ ይናገራል አለ። እኔ የለውም አለ አስራ ስድስት አመት ተምሬ እንግሊዘኛ አልችልም ማለት አየሀው። አሁን ያ ሰውዬ የዛን የማህበረሰቡን ፊት የማህበረሰቡን ምላሽ ፈርቶ ቢተው ኖሮ መቼም እንግሊዝኛ አይችልም። እናም ለዛ ነው አሁን ሶሻል ሚዲያ ላይ ተጽኖ እንዳንፈጥር የሚያደርገን አንደኛ የማህበረሰቡን ምላሽ አምነን ስለተቀበልን አይሆንም ብለን ቢሆን ኖሮ እስካሁን እዚህ የለንም። የለንም ሲጀመር እውነት ለመናገር። ተጽኖ አለው አዎ ተጽኖ አለው በቃ። ግን ያን ተጽኖ ያው ማለፍ ግዴታ ስለሆነ ማለት ነው። እና እንደ አጠቃላይ መሆን የምፈልገው። እንደ እንደዚህ ሰው ላይ ታይታ በሰው አይነት ለመግባት አይደለም። በቃ ተደብቄ የምሰራት ጥሩ ስራ። ጥሩ ገቢ ግን ጥሩ ፋሚሊ የምመሰርትባት ነገር ያስፈልገኛል። ይሄ ነው ሌላ ምንም ነገር አያስፈልገኝም። ይሄ በኢትዮጵያ በአለም ልታውቅ የሚባል ነገር እሱን አልፈልግም ሲጀምር ይሄ ይሄን ነው ቆይቶ ደብቁኝ ስለሚመጣ ጥሩ አይደለም። ግን በኢኮኖሚ በጣም በቂ የሆነ ገቢ የምታስገኝ ስራ ቢኖረኝ ይገባል ይሄ ምንም ጥርጥር የለውም። ከኑሮው አንፃር ከእውነታው አንፃር ስለሚያስፈልግ

በስራ ቦታ ጓደኛ አለህ? የለኝም። በቃ ምንም ታቅላለህ ሲል በስራ ቦታ ምንም ጓደኛ የለኝም። እውነት ለመናገር፣ እንዴት ልትፈልግ ትችላለህ? ብዙ ነገር አለ፤ እዛው እንዲሁም አብሮኝ የተቀጠረ ነበር፣ እዛው እንደ እኔ ፍረሽ ነው፣ ወይም አዲስ ሰራተኛ ነው። ነበር አብረን እንሁን ምናምን ብሎኝ ነበር። እና እሱ ሳየው በጣም ብዙ ጓደኛ ያፈራ በቃ ዝም ብሎ አለ አይደል? ሲያወራ ነው የሚውል፣ ቡና ሲጠጣ፣ ሻይ ሲጠጣ ቁጭ ብሎ ነው የሚውል። ከእኔ ጋር አለድልኝ አለ። እኔ ደግሞ እዛ ቁጭ ብዬ ሁለት ሰዓት፣ አንድ ሰዓት ያህል ቁጭ ብዬ ወሬን ከማወራ ወጥቼ አንድ ቪዲዮ ባይ በጣም ነው ደስ የሚለኝ፣ ቪዲዮ ማለት ነው፣ ይሄ ቦድካስቲንግ ይሄ እኔ እንደኔ ምወድ ይኖራል ብዬ አላስብም። በጣም ነው ቦድካስቲንግማ እነዛ ዝም ብዬ ከማወራ ቦድካስቲንግ ብዬ ደስ ይለኛል። ወይም እንደዚህ እንደ ቪዲዮ ኤዲተር አይነቶችን አንድ ቪዲዮ ባይ በጣም ደስተኛ ነኝ በቃ። እዛ ቁጭ ብዬ ሻይ ቡና የምጠጣበት ሰዓት አይደለም። ሃያዎች ቤት ላይ ነኝ፣ መውረጥ እንደ እጅብ ነጭ ላብ መትፋት አለብህ ተብሎ ይታሰባል ስትጀምር በሃያዎች አመት ምክንያቱም በዚህ የሌለ ብር በቃ የለም፣ የለም። እውነቱን ለመናገር ግን ያው እኔ እንደ አስብኩት ይሄደልኝ አይደለም። በቃ ነገሮች ምንም እየሄዱልኝ አይደለም። ለምንድን እንደሆነ እኔ አይገበኝም። ዋጋ እየከፈልኩ ነው፣ አዎ። ምክንያቱም እኔ ዋነኛ ዋጋ የከፈልኩት አንደኛ ጓደኛ አጥቻለሁ። በአካል ብቻ አይደለም፣ በስልክ ስንት የማወራቸው የክላስ ጓደኞቼ፣ የሀገር ቤት ጓደኞቼ በቃ አሁን እየደወልኩ አይደለም። ምክንያቱም ደውለህ ሰላሳ ደቂቃ ልታወራ ትችላለህ። በሱ ምክንያት ምንም

በድን ቋንቋ ታምናለህ ወይ? በድን ቋንቋ ታምናለህ ወይ? በድን ማለት ግልጽ አይደለም እውነት ለመናገር ጥያቄው ራሱ በድን ቋንቋ ታምናለህ ወይ? በ የቡድን ቋንቋ ለማለት ይመስለኛል። የቡድን ቋንቋ በቃ ይሄ በነገራችን ላይ ተመጽሐፍ የተሰጠ ነው። ይሄ ከፈጣሪ የተሰጠ ነው። መጽሐፍ ቅዱስ ላይ ሳይቀር ራሱ ቋንቋቸውን ከፋፍሎ እንዲኖሩ ያደረገ ከፈጣሪ የተሰጠ ጠጋ ነው በነገራችን ላይ። እኛ ቋንቋውን ለሌላ ዘርፍ ተጠቀምንበት እንጂ ቋንቋ ጸጋ ነው። በቃ ብዙ ነገር ነው። ሁሉም ሰው አንድ አይነት እንዲናገር አይጠበቅበትም። ግን ይግባባ በቃ። ከተግባባ ችግር የለውም። መተዳደሪያው ስለሆነ የአንዱ ማህበረሰብ አንዱ ቋንቋ መተዳደሪያ ስለሆነ የአንዱን አንዱ ቢለምድ አብረው ቢኖሩ እየተግባቡ ቢኖሩ በጣም ጥሩ ነው።

አዎ የድሮ ፎቶዎችን እይዛለሁ። ከቻልኩ በደንብ በፎቶ ቤት ተነስቼ አኑሬ ሰው በሃርድ ኮፒ አኑሬ እይዛለሁ። ካልሆነ ግን በስልኬ አሉ። አሁን የስድስት አመት፣ የአምስት አመት ፎቶዎች ስልኬ ላይ አሉ። በቃ ደስ ነው የሚል፣ ሲጀመር ወደ ኋላ ዞር ብለህ ስታይ አስደሳች ነው፣ ጥሩ ነገር ነው ብዬ ነው ማስበው። እና እንደአጠቃላይ ፎቶዎችን የድሮ ፎቶዎችን እይዛለው

የምትወደው እንስሳ ምንድነው? ከተባለ ብዙ አለ በነገራችን ላይ። እንደ እንስሳ የሚያስደስት ነገር የለም። ዝም ብሎ በራሳቸው ቋንቋ ነው የሚነጋገሩ ግን። በቃ የሚያስደስት ስትጣራቸው የሚመጡ ሂድ ስትለው የሚሄድ በቃ የሚግባቡ ናቸው። እውነቱን ለመናገር የእንስሳት ያህል ያሁሉ ህዝብ ቢግባባ አለማችን እዚህ አይደርስም ነበር። በተለይ የምወደው እንስሳ ውሻ። የአለም ህዝብ እንደ ውሻ ታማኝ ቢሆን በቃ የለንም የለንማ። እኔ አስታውሳለሁ የውሻን ታሪክ አንብቤያለሁ። የሆነ ውጭ ላይ። በጣም ሚወደው ባለቤት አባቱ እንደዚህ እሚወደው እንትኑ ነበር ባለቤቱ ማለት ነው። እና ያ ባለቤት ታሰረ። በፊት የመንግስት መስሪያ ቤት ነበር የሚሰራ ከዛ ልክ ሁሌ ከመንግስት መስሪያ ቤት ስመጣ ከመንገድ እየሄደ ይቀበለው ነበር ያ ውሻ። ከዛ አንዴ ያ ሰውዬ ታሰረ አስር አመት ሙሉ በቃ እዛው ታሰረ እዛው ሞታ። ያ ውሻ አስር አመት ሙሉ ይጠብቀው ነበር። ሰውየውን እየሄደ እዛች ቦታ ላይ ቁጭ ብሎ ይጠብቀዋል። አስር አመት ሙሉ ነው የጠበቀው። ከዛ ያ ውሻ። እድሜውም ደርሶ ሞተ። ታሪክ ተሰራለት የሆነ ህንፃ ይሄ ቅርስ ተገንብቶለታል መጽሐፍ ተጽፎለታል። ፊልም ተሰርቶለታል ለዛ ውሻ ማለት ነው። እና ውሻ ምን ያህል ታማኝ እንደሆነ። በቃ በምወዳቸው እንስሳዎች ውሻ ነው። በሚያደርገው ነገር ታማኝ ነው። ቤት ያሉ በጎችን እኮ የማይበላ መብላት እየቻለ የማይበላ ይሄ ምንድነው አንድ ታማኝነቱ ነው። ይህን የኢትዮጵያን ህዝብንም እንደ ውሻ ያድርግልን።

አዎ አዋራ ችግር ይፈጥራል። በጣም ዘርፈ ብዙ ችግር ነው የሚፈጥረው። በዋነኛነት በነፍስ ባላቸው ነገሮች ላይ በጣም ሀይለኛ ችግር አለ። አቧራ። ለምሳሌ አሁን ሰውም ሊሆንም ይችላል እንሰሳም ሊሆን ይችላል። አይናቸው ላይ በቃ የሆነ ብዙ ነገራቸው ላይ የመግባት ጠጉር እንዳለ ሰውነትን የማበላሸት ነገር ስላለው በጣም ሀይለኛ ችግር አለው። አብዋራ። ሌላው። እንደዚህ እጽዋቶች ላይ እጽዋት ላይ ብዙ አባዋሮች እየሄዱ ቅጣላቸው ላይ የሚሆን ከሆነ ያንን እጽዋት የማድረቅ የማጽወም ይጸወልጋል ይሄ ይሄ ምክንያት ስላለው አቧራ ብዙ አይነት

አዎ ሁል ጊዜ ነው ወደ ስራ የምሄደው ከሰኞ እስከ አርብ ባለው ሁል ጊዜ ወደ ስራ እሄዳለሁ። የመንግስት ስራ ስለሆነ የተቀጠርኩት እና ያው በሰአቴ እገባለሁ በሰአቴ እወጣለሁ። ይሄ ነው በቃ ያለው ሁኔታ። ሄጄ ስራ እሰራለሁ የመንግስትን ስራ ፋይናንስ ውስጥ ነው የምሰራው በጣም የሚያስደስት ነው። በነገራችን ላይ ፋይናንስ ማለት በጣም ደስ የሚል ሰርቲፋይድ አካውንታንት ከሆንክ በተለይ ፋይናንስ ላይ ለመስራት በጣም ደስ የሚል ነው። ሂሳብ ያይሽ ይባላል በእኛ የሂሳብ ሰራተኛ ማለት ነው። እና ሁልጊዜ ነው የምሄደው

የተጠቃሚ ስም ይላል ያሁኑ ጥያቄ አሁን እየተጠቀምኩ ያለውት እኔ ጌትነት መውሱዩ እባላለሁ። የመገኘውም ኢትዮጵያ ነው። የሃያ ስድስት አመት ሰው ነኝ። እና እኔ ነኝ ተጠቃሚ ማለት ነው። በጣም የሚገርም ነገር ነው እያቀረባችልኝ ያለን። እኔ ደግፌዋለሁ ምክንያቱም በቃ የሰውን ጥረት